ዛሬ አየር ሁኔታው ከጠዋቱ አስራ ሁለት ሰዓት ጀምሮ እስከ አንድ ሰዓት ላይ ከባድ የሆነ ቅዝቃዜ ነበር። በጣም በርዶኝ ተኝቼ ነበር። ነገር ግን ከአንድ ሰዓት ጀምሮ ደግሞ አሁን እስከ ሁለት ሰዓት ተኩል አካባቢ ድረስ ደግሞ የሆነ ሞቅ ያለ መካከለኛ አየር፣ ደመናው ከላይ ደመና አንዣቧል። የሆነ የዝናብ አየር ይመስላል። ጉሙ ተንጣሏል። ተራራዎች ላይ ደግሞ የተለያዩ ጉሞችም እየታዩ ይገኛሉ። አሁን ላይ ያን ያክል ውርጭ የለም። ግን ደግሞ ቀን ጠዋት ጠዋት በጣም እየቀዘቀዘና ቀን ቀን ላይ ደግሞ ከባድ የሆነ ፀሀይ ብርሃን እያየን ነው።

እኔ የምወደው የወቅቱ ሁኔታ መካከለኛ አካባቢ ያለው ወይም ደግሞ ከጠር በኋላ እስከ ሚያዝያ ድረስ ያለውን ወቅት ነው። መጀመሪያ አካባቢ ያለው ከመስከረም ጀምሮ መስከረም እና ጥቅምት ህዳር አካባቢ ያለው በጣም ስለሚቀዘቅዝ አይመቸኝም ነገር ግን ደግሞ በኋላ ላይ ያለው ደግሞ ከሚያዚያ ጀምሮ ሚያዚያን ግንቦትን ሰኔ ያለው ደግሞ በጣም ስለሚሞቅ እነዚህም የወቅት ሁኔታዎች አይመቱኝም። ደግሞ ዴይሊ ከሆነ ወይ ደግሞ የዛሬው ከሆነ ደግሞ ጠዋት ላይና ማታ ላይ ብዙ አይመቸኝም ቀን ላይ ይመቸኛል የሆነ መካከለኛ እየር ስለሚሆን ብዙ ጊዜ በጣምም የማይሞቅ በጣም የማይቀዘቅዝ የአየር ሁኔታ ነው የሚመችኝ። እና እኔ ብዙ ጊዜ የሚመችኝ የወቅት ሁኔታ ከቀን ከሆነ ቀን አካባቢ ከሰባት ሰዓት ጀምሮ እስከ አስር ሰዓት ድረስ ያለው የአየር ሁኔታ ማለት ነው። እንደገና ደግሞ ማታ እንትን የወቅቶች ደግሞ ወይም ከመስከረም ጀምሮ እስከ ሰኔ ባሉት ከሆነ ደግሞ መስከረም ጥቅምት ህዳር እነዚህ ወራቶች አይመቹኝም። ከዛ በኋላ ያሉት ታህሳስ ጥር የካቲት መጋቢት ሚያዝያ ድረስ ያሉት ደግሞ ይመቹኛል። ከሚያዝያ በኋላ ያለውም ደግሞ መልሶ አይመችኝም ምክንያቱም ከሚያዚያ ጀምሮ ሚያዚያ ግንቦት ሰኔ ሀምሌ ነሀሴ እነዚህ ወራቶች በጣም ነው የሚሞቁት ስለዚህ እነዚህ ወራቶች አይመቹኝም። መስከረም ጥቅምት ህዳር ደግሞ እነዚህ ደግሞ በጣም ስለሚቀዘቅዙ እነዚህም አይመቹኝም። ታህሳስን ይዞ ጥር የካቲት መጋቢት መካከለኛ የአየር ሁኔታ እና ያለበት ስለሆነ እነዚህ ደግሞ በጣም ይመቹኛል እና በጣም ደስ የሚል አየር ሁኔታ ነው ያላቸው። ቀን ከሆነ ደግሞ ብዙ ጊዜ ጠዋት ላይና ማታ ላይ ከሆነ ማታ ከአሥራ ሁለት ሰዓት ጀምሬ እስከ ንጋቱ አስራ ሁለት ሰዓት ድረስ ያለው አየር ሁኔታ ያን ያክል አይመቸኝም። ምክንያቱም ቀዝቃዛ ነው ቀን ላይ ከሆነ ግን ከሁለት ሰዓት አብዛኛው ከሶስት ሰዓት ጀምሮ እስከ አስር ሰዓት ድረስ ቀን አስር ሰዓት ድረስ ያለው የአየር ሁኔታ ይመቸኛል

በቤተሰቦቼ ዘንድ ሶስት እና አራት የሆኑ ስራ በዓላቶችን አከብራለሁ የመጀመሪያው የኢዳል ፈጠር በዓል ሲሆን ሁለተኛው ደግሞ የአረፋ በዓል ነው። ሶስተኛ ደግሞ የመውለድ በዓልን አከብራለሁ ነገር ግን ደግሞ የክርስቲያን ወገኖችም ስላሉኝ የገና በዓልን የፋሲካ በዓልን እና የተለያዩ የክርስቲያኑ በዓሎች በሚከበርበት ሰዓት እነሱን ጋር አብረን እናከብራለን። የኢዳል ፈጥር በዓል ከቤተሰቦቼ ወይም ደግሞ ከራሴ ወላጆች ጋር የማከብረው በዓል እና በጣም ደስ የሚለውኝ። እርድ ይኖራል የተለያዩ አትክልቶችን ይዤ እሄዳለሁ እንደነ ሙዝ እነ በርቱካን እዬ እሄዳለሁኝ። እና እነሱም ደግሞ በሬ ወይም ደግሞ ላም ታርዶ ነው የሚጠብቀኝ። እና ያንን በሬ ወይም ደግሞ ላም ስጋ በደንብ ተሰርቶ ስለሚጠብቀኝ ያንን መብላት በጣም ያጓጉኛል እና በጣም ደስ ይለኛል። እኛ ጋር ግን ደግሞ ከክርስቲያኖች ጋር ስንሄድ ደግሞ የተለያዩ ዳቦ አትክልቶች ተደርገው ይጠብቁኛል። እና እነዚህን ዳቦ አትክልቶች መብላት ከእነሱም ጋር ማሳለፍ በጣም ደስ ይለኛል። እናም በዚህ ምክንያት በጣም የምወደው በዓል ግን የአረፋ በዓል ነው። የአረፋ በዓል በጣም ደስ የሚለኝና ሁል ጊዜ ከቤተሰብ ጋር የማሳልፈው በዓል ነው

መተግበሪያዎችን አዎ ዳውንሎድ አደርጋለሁኝ። የራሴ ፕሌይ ስቶር አለኝ። ፕሌይ ስቶሬን መጀመሪያ በጂሜል አካውንቴ ካስተካከልኩ በኋላ፣ የራሴን መተግበሪያዎች ከስልኬ ነው እኔ ብዙ ጊዜ አልላላክም። ከስልኬ ከፕሌይ ስቶር ላይ ለምሳሌ ሳይለንሴኦ ኤአይ አፕሊኬሽን ስፈልግ አሁንም አለኝ። ያንን አፕሊኬሽን የማወርደው ከፕሌይ ስቶር ላይ ለራሴ ነው። እንጂ ብዙ ጊዜ ከሰዎች ጋር አልላላክም። ከሰዎች ጋር በምላላክበት ጊዜ ቫይረስ ሊገባ ስለሚችል ከሰዎች ጋር አልላላክም። የተለያዩ አፕሊኬሽኖች ወይም ደግሞ ገንዘብ የምሰራባቸው አፕሊኬሽኖች፣ ለኖት መጻፊያ የሚሆኑ አፕሊኬሽኖች፣ እና የተለያዩ አፖች አሉ። እነዛን አፖች የማወርደው እኔ ከፕሌይ ስቶር ነው።

በቤቴ ልዩ የሆነ መቀመጫ የለኝም ምክንያቱም እኔ ብዙ መቀመጥ አልወድም። ያለም የተወሰነ እኮ ኩላሊቴን ስለሚያመኝ መቀመጫ ላይ መቀመጥ ያንን ያክል አይመቸኝም። መቀመጫዎች አሉኝ ግን ልዩ የሆነ መቀመጫ የለኝም። መቀመጫዎች እንደ ሶፋ ወንበሮች አሉኝ ግን የብዙ ጊዜ አልጋ ላይ ወጥቼ ወይም ደግሞ አልጋ ላይ ገደም ብዬ ነው ማረፍ የምፈልገው። ምክንያቱም ብዙ ስቀመጥ ወይም ደግሞ ብዙ ስቆም ኩላሊቲን ስለሚያመኝ። ስለዚህ ያለኝ አማራጭ ተኝቶ ብዬ ጋደም ብዬ እረፍት በማደግበት ሰዓት እንደዛ ነው የማደርገው። እና እኔ ልዩ የሆነ መቀመጫ የለም

በመስመር ላይ ሙዚቃ እሰማለሁ አንዳንድ ልጆች ብዙ ጊዜ መጥሪያቸውን ሙዚቃ ያደርጋሉ። እኔ የማውቃቸው ጓደኞቼ ደግሞ ብዙ ጊዜ መስመራቸው ላይ ሙዚቃ ያደርጋሉ። ወይም ደግሞ በመስመር ላይ እየሄድኩ ሙዚቃ እሰማለሁ አንዳንዴ ጊዜ ያው ግን የምሰማው በኤርፎን አድርጌ ነው። ካልሆነ እኔ ሙዚቃ ዝም ብዬ ለቅቄ መሄድ መስመር ላይ ደስ አይለኝም። ያን ያክልም ስለሚያስፎግር አይመችም። ነገር ግን በኤርፎን አድርጌ ሙዚቃ መስማት በጣም ይመቸኛል

መዋኘት እችላለሁ መዋኘት የለመድኩት ገና አምስተኛ ክፍል ወይም ስድስተኛ ክፍል ሆኜ የአሥራ ሶስት አመት የአሥራ አራት አመት ልጅ በነበርኩበት ሰዓት ነው። ማዋኘት መለመድ የቻልኩት ጓደኛዬ ጋር በጣም ስለሚችል ጓደኛዬ አንተ መዋኘት አትችልም ምናምን እያለ ይሰድበኝ ነበር። ለሱ ደራ ስል ቤታችን አካባቢ የሆነች አጠር ያለች ጉድጓድ የመዋኛ ገንዳ ነገር ነበረች። እዛዬ ላይ ነው የለመድኩት ለመልመድ ብዙ ጊዜ ፈጅቶብኛል። ምክንያቱም እኔ ውሃ በጣም ስለምፈራ ከሶስት ወር አራት ወር ድረስ መዋኘት ፈጅቶብኛል ያንን ለመልመድ ማለት ነው። አሁን ላይ ግን በደንብ እችላለሁ። መዋኘት ከሳይክል ማሽከርከር ቀጥሎ በጣም የምወደው ስፖርትም ስለሆነ አሁን ላይ በደንብ እችላለሁ ነገር ግን መጀመሪያ አካባቢ ላይ ሰዎች በጣም እየሳቁብኝ ለመዋኘት ወይም ደግሞ ለመልመድ በጣም ተቸግሬ ነበር። አሁን ላይ የምዋኘው የተለያዩ ቦታዎች ነው አዋኛለሁ እና ላንጋኖ ነው። ሀይቅ ብዙ ሀይቆች ኢትዮጵያ ውስጥ አሉ እነዛ ሀይቆች በጣም ጥልቀት ያለው ሀይቅ አሁንም መዋኘት አልፈልግም። ምክንያቱም ውስጡ ላይ የሆነ ነገር ቢኖርና ያ ባህር ሊበላኝ ይችላል በሚል አልዋኝም። ነገር ግን ደግሞ አነስ አነስ ያለው ሀይቆች ላይ በመሄድ በወር ወይም ደግሞ በሁለት ወር አንድ ጊዜ እየሄድኩኝ እነዛ መዋኛ ገንዳዎች ውስጥ እዋኛለሁ። አሁንም ግን ታናሽ ወንድም አለኝ እና ዋና አይችልም ሲጀምር ዋና በጣም ነው የሚፈራው ስለዚህ አሁንም እሱን በቅርብ ማለማመድ ጀምሬያለሁ ሁለት ወር አካባቢ ሆኖኛል የተወሰነ መድፈርና መልመድ ጀምሯል። ነገር ግን በጣም ስለሚፈራ ውሃ በጣም ስለሚፈራ ያን ያክል አሁንም እየለመደልኝ አይደለም። ነገር ግን ደግሞ እኔ የሰራኋትን ወይም ደግሞ እኔን ለመልመድ ያረኩትን ነገር ሁሉ እሱ እንዲያደርግ እየመከርኩት አሁን መዋኘት ጀምሯል። መዋኘት ከጀመረ በኋላ የተወሰነ ጀምሯል አሁን መዋኘት ከጀመረ በኋላ እኔ እሱ በደንብ እንዲለምድ በሚል ፉክክር ወይም ደግሞ ውድድር እያደረኩ ከእሱ ጋር በደንብ እንዲለምድ እያደረኩ ነው። ሚስቴ በጣም ነው የምትችለው ሚስቴ ሲጀምር ትልልቅ ሀይቆችም መዋኘት ትችላለች ሲጀምር ሚስቴ ያደገችው ባህር ዳር አካባቢ ስለሆነ ዋና ገና በህፃንነቷ ነው የለመደችው። እና ሚስቴ ማንኛውም ሀይቅ ኢትዮጵያ ውስጥ ያሉ ሀይቆች በሙሉ እየሄደች መዋኘት ትችላለች። የሆነ ሰዓት ላይ እኔ አስተቻት ነው እንጂ እንደውም የዋና ተወዳዳሪ ሆና እስከ ውጭ ድረስ እየሄደች ዋና ትወዳደር ነበር የዋና ስፖርት በጣም ትወዳለች በርግጥ መጀመሪያ አካባቢ ባልወደውም እሷን ካገባሁ በኋላ ስለምንፎካከር በዛም ምክንያት ነው ዋናን በደንብ የወደድኩት እና በአሁኑ ሰዓት ዋና የተለያዩ ቦታዎች ላይ ሲደብረን ሲደብረን ዋና ገብተን ዋና በመዋኘት ያንን ድብርታችንን እናላቅቃለን። የተለያዩ የመዋኛ ገንዳ ባለበት አካባቢ እየሄድን መዋኘት እንችላለን መዋኘት እንዋኛለን ከዛ ደግሞ እረፍታችንንም በመዋኘት እናጣጥማለን። ብዙ ጊዜ ዋና መግባት የሚመቸኝ ግን ጠዋት ላይ ነው ጠዋት ላይ ከሁለት ሰዓት እስከ አራት ሰዓት ድረስ ዋና መዋኘት በጣም ደስ ይለኛል። ከሁለት ሰዓት እስከ አራት ሰዓት ድረስ ጠዋት ዋኘሁ ማለት ሙሉ ቀኔ አሪፉ ሆኖ ይውላል። ከሙሉ ቀኔ አሪፍ ይሆንና ማታ ላይ የምወስደውኝ እንቅልፍ አሪፍ የሆነ የተመጣጠን እንቅልፍ ይሆናል። ብዙ ጊዜ እንቅልፍ አልወስደኝ ብሎ ካስቸገረኝ እኔ የምሰራው ስራ መዋኘት ነው። እዛው አካባቢ ካለ መዋኛ ገንዳ ውስጥ ገብቼ እዋኛለሁ ካልሆነ ደግሞ ገላዬን ታጥቤ እተኛለሁ ከዛ በኋላ አሪፍ የሆነ እንቅልፍ ይወስደኛል። ካልሆነ መዋኛ ገንዳዎችን በቅርብ ባለበት ነው ብዙ ጊዜ መኝታ በተለይ ደግሞ አልጋ ማድር ከሆነ መዋኛ ገንዳ ያለበት ቦታ ላይ ውድ ቢሆንም እዛ ነው የማድረው። ከዛ ድንገት እንኳን እንቅልፍ ቢወስድ እምቢ ቢለኝና ብቻዬን የማድር ከሆነ እንቅልፍ እንቢ ቢለኝ እዛ መዋኛ ገንዳ ውስጥ ስገባ በደንብ እንቅልፍ የተጣጣመ እንቅፍ ይወስድኛል ማለት ነው። ያን ያክል በርግጥ በእንቅልፍ አልቸገርም ግን አንዳንዴ ጊዜ ሲደብረኝ ሀሳብ ሲይዘኝ ወይ ደግሞ ጭንቀት ሲይዘኝ እንቅልፍ እምቢ ይለኛል የዚህን ሰዓት እኔ የምመርጠው መዋኘትን ነው። ከዋኘሁ በኋላ የሚገርም እንቅልፍ ይወስደኛል አንዳንድ ጊዜ ከጓደኞቼ ጋር ከተማ ሄጄ እወዳድራለሁ መዋኘት እወዳድራለሁ መዋኘት ስወዳደር ደግሞ እኔ ጓደኞቼን መካከል ላይ ሁለተኛ ሶስተኛ ነው። ብዙ ጊዜ ሆኜ የማታጠናቅቀው እና ጓደኞቼ በምንድነው ግን አንተ በዋና መቼ ነው አንደኛ ደረጃ የምትወጣው ብለው ይሉኛል? እኔ ግን ውሃ ያን ያክል አልዳፈርም ስለምፈራም ሁለተኛ ሶስተኛ ቀስ ብዬ ራሴን ጠብቄ ነው መዋኛ ገንዳ ውስጥ ገብቼ የምዋኘው

ብዙ ጊዜ ቡናን እመርጣለሁ። ምክንያቱም ቡና እኔ እንቅልፌ ራሱ መጥቶ አንድ ሲኒ ቡና ጠጣው ማለት ሙሉ በሙሉ ያ እንቅልፌ ይጠፋል። ስለዚህ ከሻይና ከቡና ብዙ ጊዜ ቡና እመርጣለሁ። ግን አንዳንድ ጊዜ ደግሞ ጨጓራዬ በሚነሳበት ሰዓት ሻይን እመርጣለሁ ሻይ መጠጣትን እመርጣለሁ። ግን ያው በቀን አንድ ሲኒ አንድ ሲኒ ወይም ደግሞ አንድ የሻይ ብርጭቆ ሻይ ግዴታ እጠጣለሁ መጠጣቱን። ግን ብዙ ጊዜ ቡናን የምመርጥበት የሆነ በአንድ ጊዜ ያነቃቃኛል ማታ ላይ ራሱ መጽሐፍቶችን ለማንበብ ከፈለኩኝ አንድ ሲኒ ቡና መጠጣት ብቻ ነው የሚጠበቅብኝ። አንድ ሲኒ ቡና ከጠጣሁ በኋላ በአንድ ጊዜ ያነቃቃኛል ከዚያ በኋላ የፈለኩትን ማንበብም ከፈለኩ ማንበብ እችላለሁ። የተለያዩ ስራዎችን መስራት ከቻልኩ ከፈለኩ የተለያዩ ስራዎችን መስራት እችላለሁ። ቡና ብዙ ጊዜ እኔ ጠዋት ጠዋት እጠጣለሁ ጠዋት አንድ ሲኒ ቡና እጠጣለሁ። ጠዋት ካልጠጣሁ ደግሞ ቀን ከሰባት ሰዓት በኋላ ላይ ምሳ ከበላሁ በኋላ አንድ ሲኒ ቡና ወይም ደግሞ ሁለት ሲኒ ቡና እጠጣለሁ። ቤት ከተፈላ ኦኬ እቤት እጠጣለሁ። እቤት ካልተፈላ ደግሞ ውጪ ላይ ሃያ አምስት ብር ሃያ ብርም ቡና ውጭ ላይ እጠጣለሁ። ቡና ቡና ጠጥቼ ከጠጣሁ በኋላ ንቅት ስለምል ስራ መግባት ካለብኝም ስራ እገባለሁኝ። እንደገና ደግሞ የተለያዩ መጽሐፍቶችን ማንበብ ከቻልኩ የተለያዩ መጽሐፍቶችን አነባለሁኝ። ካልሆነ ደግሞ የቢሮ ስራ ቢሮ የምገባ ከሆነ ንቅት አድርጎኝ ቢሮ እንድገባ ግዴታ ከሰባት ሰዓት በኋላ አንድ ሲኒ ቡና ወይ ገዝቼ እጠጣለሁኝ ካልሆነ ደግሞ እቤት አስፈልጌ ከምሳ በኋላ እጠጣለሁኝ። ማለት ነው። ቡና ብዙ ጊዜ የለመድኩት ገና ከልጅነቴ ነው ገና ሰባት አመት ስምንት አመት ነው። ማዘር ጋር ማዘር ብቻዋን ስለሆነች ብዙ ጊዜ እናቴ ትጠጣለኝ ቡና ጠዋትም ትጠጣለኝ ማታም ትጠጣለኝ ቀንም ትጠጣለኝ ሶስት ወቅት ስለምትጠጣ እናቴን ቡና ስጪኝ እያልኩኝ እያለቀስኩኝ እያስገደድኩኝ ነበር። በልጅነቴ የለመድኩት ከዛ በኋላ ግን እንደ አጋጣሚ ሆኖ ቡና ካልጠጣሁኝ የሆነ ይደብረኛል በቃ ሱስ ሆኖብኛል ማለት ይቻላል። ቡና በቀን አንድ ሲኒ ቡና ግዴታ እጠቀማለሁኝ። እናቴ ግን በቀን ሶስት ጊዜ ነው የምትጠጣው ያንንም ሶስት ሶስት ሲኒ ቡና ትጠጣለች። እና እኔ የሚመቸኝ ቡና ነው ብዙ ጊዜ ቡና ጎረቤት ራሱ ሄጄ ቡና ይፈላልህ ነው ሻይ ይፈላልህ ብዬ ብነገር ቡና ነው ብዙ ጊዜ የምመርጠው። ቡና በአሁኑ ሰዓት ከሁለት መቶ ብር እስከ ሶስት መቶ ብር ነው አንድ ብር ጭቆ ካልሆነ ደግሞ በኪሎ ከአንድ ሺህ ሶስት መቶ ብር እስከ አንድ ሺህ አራት መቶ ብር ድረስ ነው። አንዳንዴ ጊዜ ቡና ከሌላ ቦታ በምሄድበት ሰዓት ለእናቴ አመጣለሁኝ። ለእናቴ ይዤ መጥቼ ደግሞ ለሚስቴም የተወሰነ ከፍዬ አስቀምጣለሁ ሚስቴ አንዳንዴ ጊዜ ብዙ ጊዜ ሚስቴ ደግሞ ሻይ ስለምትወድ ቡና ማፍላት ያን ያክል አይመቻትም። በዚው ምክንያት የተወሰነ እንጋጨለን አንዳንድ ጊዜ ምክንያቱም እኔ ቡና አፍይ እና ቡና እንጠጣ እላለሁኝ እሷ ደግሞ እኔ ሻይ እንጂ ቡና አልጠጣም ስለዚህ ሻይ ነው የማፈላው በሚል ትላለለች። አንዳንዴ ጊዜ እንደውም ቤት ውስጥ ሁለቱም ይፈላል ቡናውም ይፈላል ሻዩም ይፈላል ማለት ነው። እሷ ሻይዋን ትጠጣለች እኔ ቡናውን እጠጣለሁ ማለት ነው። እና እንደዚህ እያደረግን አንድ ሰው እንደውም የሆነ ግለሰብ መጣና እንግዳ ሆኖ ቤት ከዛ እሱና እኔ ቡና ጠጣን እና መልሳ ሚስቴ ሻይ ስትጠጣ እንዴ ሁለት አይነት ነገር ነው እንዴ የምጠጣው ብሎ ሳቀብኝ። ከዛ በኋላ ግን ሚስቴ አሁን አሁን አሁን ትንሽ እየለመደች ነው። ግን ቢሆንም እሷ አንድ ወቅት ያቺኑም አንድ ሲኒ ቡና ብቻ ነው መጠጣት የምትችለው። እኔ ግን ካገኘሁኝ ሶስትም አራትም ብጠጣ ያን ያክል አልቸገርም እንቅልፍ ደግሞ ብዙ ጊዜ ቡና እንቅልፍ ይከለክላል ምናምን ይላሉ አንዳንድ ግለሰቦች እኔን ግን የፈለገ ቢሆን እንደውም እንቅልፍ ንቅት አድርጎኝ እንድተኛ ያግዘኛል። ያን ያክል እንቅልፍ እኔን እንቅልፌን አይከለክለኝም። ቡና ቡና እመርጣለሁ ብዙ ጊዜ ቡና እጠጣለሁ ግን ያን ያክል እኔ እንደውም እንቅልፌን እንቅልፌ ከመጣና ከደከመኝ ይሄን ያክል የፈለኩትን ያክል ቡና ብጠጣ እንቅልፌን አይከለክለኝም። ግን ደግሞ ንቅት ለማለት ወይም ደግሞ የተለያዩ መጽሐፎችን ለማንበብ የማታ ስራዎችን ለመስራት ብዙ ጊዜ እንዲያነቃቃኝ ቡናን እጠቀማለሁ። ቡና በጣም አነቃቂና አሪፍ የሆነ የተፈጥሮ እንትን ነው። እኛ አካባቢ እንደውም ተክሉ እንተክላለን ይሆናል ይበቅላል ያን ያክል አሁን አሁን እየጠፋብን ካልሆነ እየጠፋብን ነው። እንጂ ቡና ይበቅላል በፊት በፊት አንገዛም ነበር ጭራፍ ሆኖ ከራሳችን ቡና ቆርጠን ከዛ በኋላ ያ በስርዓት ይደርቃል። ከዛ ወደ ቡናነት ሲደርቅ ያንን ተቆልቶ ተፈልቶ እንጠጣዋለን ማለት ነው። የቡና አዘገጃጀት ቡናዋ እናቴ ወፍራም ቡና ነው እና ማዘሯ በጣም ነው የምትችለው ቡና እንደውም ከከተማ አካባቢ ራሷ የመጡ ሰዎች እንዴ አረ ይቺ ሴትዮ ገጠር የምትኖር አትመስልም ምናምን እስከማለት ይደርሳሉ። ምክንያቱም ቡናዋ ምርጥ የሆነና ወፍራም የሆነ ቡና ነው። እኔ ቡና ብዙ ጊዜ ስለምጠጣ የቡና ጣዕም የትኛውም ቦታ ሄጄ አይጠፋኝም። ቀጭን ነው ወፍራም ነው መካከለኛ ነው። የማይረባ ቡና ነው። የሚለውን መለየት እችላለሁ። እንደውም ጥቁር ቡናና ነጭ ቡናን መለየት ይቻላል። የነጭ ቡና ጣዕም በጣም ምርጥ የሆነና

የማስታውሳቸው ጥሩ መምህራኖች በጣም ነው አሉ እነሱም ብዙ ናቸው። ለምሳሌ ያክል ከአንደኛ እስከ አራተኛ ያስተማረኝ አንድ መምህር ነበር ይመር ከበደ ይባላል። በጣም የሚገርም ፀባይ ነው ያለው ሁሉም ተማሪ በጣም ነው የሚወደው። ውጤት ላይ ቢሆን ሲያስተምርም ቢሆን ሲያስተምርም በጣም ጎበዝ ነው። ፈተናም ሲያወጣ ደሞ ያን ያክል አካብዶ አያወጣም። እና ደሞ በሰዎችም ተው በቃ በሰዎች በጣም ተወዳጅ ነው ይመር ከበደም ይባላል። አንድ ልጅ ነበረው አንድ ሚስትም ነበረው። እና ሚስት እና ልጁ እኛ ጋር ይማሩ ነበር ነገር ግን ሚስትና ልጁን ለራሱ ከእኛ ጋር እኩል ነበር የሚያየው። ሁለተኛ የምወደው መምህር ደግሞ አምስተኛ እና ስድስተኛ ክፍል ማትሲ ደሞ ወይም ሂሳብ ያስተማረኝ መምህር ነው። ሂሳብ ያስተማረኝ መምህር መሀመድ ሀሰን ይባላል። ግራኛ ነው እግር ኳስ በጣም ይወዳል እግር ኳስን በጣም ይችላል። መውደድም ብቻ ሳይሆን በጣም ነው የሚችለው። እግር ኳስ ከተለያዩ ወረዳዎች ጋር ሲወዳደሩ መሀመድ ሀሰን የለም ማለት ያ ወረዳ ወይም ደግሞ እኛ ያለንበት ወረዳ ይሸነፋል ማለት ነው። መሀመድ ሀሰን ተከላካይ ቦታ ላይ የሚጫወት ሲሆን በጣም ጎበዝ እና ታታሪም ነው። ሲያስተምርም ደግሞ በዛው ልክ ነው እግር ኳስ የሚያቆይ ደግሞ ሁል ጊዜ በትሬኒንግ ጊዜውን የሚያሳልፍ አይመስልም። ማትስን ሲያስተምር ማትስ ሲያስተምረኝ ግራኛ ነበረ እና እኔም ደግሞ እንደ አጋጣሚ ሆኜ ግራኛ ነኝ። ስለዚህ በጣም ይወደኝ ነበር ናስኪ የኔ ምስያ ናስኪ ስራ ይሄንን ጥያቄ ነበር የሚለው። ድንገት ከባ ከበድ ያ ጥያቄ ጠየቀ ማለት የምጠየቀው እኔ እንደሆንኩ ይታወቃል ምክንያቱም ከክላስም ደግሞ ጎበዝ ነበርኩ እኔ። እና ሂሳብንም በደንብ ስለምወድ ና ሶሎ አንተ ግራኛ ልጅ ና ውጣ ና ስራ ነበር የምለኝ። ወደ ላይ ደግሞ ሰባተኛ እና ስምንተኛ ስሄድ ደግሞ የፊዚክስ መምህር ነበረን የፊዚክስ መምህሬ ዘላለም ይባላል። ዘላለም በጣም ክፉ ነው ነገር ግን በጣም ነው የሚያስተምረው ሲያስተምር በጣም ጎበዝ ነው። ጎበዝ ተማሪ ይወዳል ዘላለም አንድ ሚስት ነበረችው አጠር ያለች ሚስት እሷ ሙስሊም እሱ ክርስቲያን ሆኖ የተጋቡት ነገር ግን በኋላ ላይ እሷ ክርስቲያን ሆናለች። ዘላለም ሰነፍ ተማሪ አይወድም ሰነፍ ተማሪ በጣም ነው የሚጠላው። ሰነፍ ተማሪ እና የቤት ስራ ሰርቶ የማይመጣ ተማሪ ዘላለም በጣም ይጠባል እና አንድ ቀን በጣም የማው የማስታውሰው የቤት ስራ ሳልሰራ ገብቼ በቀበቶ አውጥቶ ገርፎኛል። እና ዘላለም በጣም ጎበዝም ነው ሲያስተምር በጣም ጎበዝ ነው። ፊዚክስን እንደው ፊዚክስ የፈጠረ እንጂ ፊዚክስን ተምሮ የሚያስተምር አይመስልም በደንብ ያስተምርሃል ፈተናም ከበድ አድርጎ ነው የሚያወጣው በርግጥ ግን ደግሞ አካብዶ ቢያወጣም ይሰራል ምክንያቱም በስርዓት አድርጎ ነው የሚያወጣው። ዘላለም በየቀኑ ተማሪ ይማታል ምክንያቱም የቤት ስራ የማይሰራ ተማሪ ነበር በኔ ሰዓት እና እነዛ ተማሪዎች ደግሞ ዘላለም የቤት ስራ የማይሰራ ሰው እና ሰነፍ ተማሪ አይወደም ስለዚህ ግዴታ የቤት ስራ አልሰራንም ማለት በዘላለም እንደምንመታ አውቀን ነው ትምህርት ቤት የምንሄደው። ወደ ሃይስኩል ደግሞ ሲሄድ ዘጠኝ እና አስር የሚያስተምር ደግሞ የኬሚስትሪ መምህራችን ነበር የኬሚስትሪ መምህራችን በጣም ቆንጆ ነው በጣም ጎበዝም ነው። የኬሚስትሪ መምህሬን በጣም ነው የምወደው እሱም በጣም የሚወደኝ የኬሚስትሪ መምህሬ አብይ ይባላል ሁለት ልጆች አባት ሲሆን እሱ ጎበዝ ነው ሲያስተምር ጎበዝ ነው ግን ደግሞ ተማሪ ጋር አይጋጭም። የቤት ስራም ሰራችሁ አልሰራችሁም ብሎ ከተማሪ ጋር አይጎታጎትም። ብዙ ጊዜ ኬሚስትሪ መምህራችን ክላስ ከገባ በኋላ ብቻ ነው ረብሻ የሚፈጥረው ክላስ ከገባ በኋላ ተማሪ ማስገባት አይፈልግም ተማሪ ማስገባት እሱ ከገባ በኋላ ተማሪ በር ሲያንኳኳበት አይወድም እናም እያስተማረ ዝም በሉ ይላል ሁላችንም ጸጥ ብለን እንከታተላለን ጎበዝ ነው ሲያስተምረን ይገባናል። ወደ አስራ አንደኛና አስራ ሁለተኛ ክፍል ስሄድ ደግሞ የማትስ መምህር ነበረኝ። ሰይድ ይባላል። የጭሮ ልጅ ነው ወይም ደግሞ እዙ የሀገራችን ልጅ ነው። ሲያስተምር በጣም ጎበዝ ነው። የተለያዩ ኢንትራንስ ጥያቄዎችን እሱን ይፈትኑታል ያልነውን ሁሉ እናመጣና እንጠይቀዋለን ነገር ግን ሰይድን የሚያሸንፈው ወይም ደግሞ ሰይድን የሚያስቸግረው የማትስ ጥያቄ አላገኘንለትም። ከሁለት ሺህ ሰባት ሁለት ሺህ ስምንት ድረስ በፋ የብዙ አመቶችን የሽት ጥያቄዎች ወይም ደግሞ የሀገር አቀፍ ፈተና ጥያቄዎች እያመጣን እንሰጠዋለን ነገር ግን ሰይድን የሚያስቸግረው ጥያቄ አንድም ጥያቄ የለም። የተለያዩ ኢንትራንስ ኤግዛሞችን ወይም ደግሞ የሀገር አቀፍ ፈተናዎችን ፈተና እያመጣ ይሰራልናል። መጽሐፍቱን በስርዓት ያስተማረ ያስተምረናል። የተለያዩ የአጋዥ መጽሐፍቶችን ጥያቄዎችን እያመጣ ያሰራናል። ዩኒቨርሲቲ ስገባ ደግሞ የጃባ መምህራችን እወደዋለሁ። የጃባ መምህራችን በርግጥ በጣም ጎበዝ አይደለም ግን እኔ ጃባን ስለምወድ መምህሩንም እወደዋለሁ። ሰነፍም የሚባል አይደለም መካከለኛ ሌቭል ላይ ነው። ነገር ግን የጃባ መምህራችን ያን ያክል ኬርለስ ነው። በቃ በሳምንቱ ለቀምቻ እየገባ ያናድደኝ ነበር። ቢሆንም ግን ተወድ በተማሪ ተወዳጅ እና ካሉት መምህራኖች ያን ጎበዝ የሚባል መምህር ነው

ኮምፒውተር መጠቀም እችላለሁ ግን እኔ ኮምፒውተር መጠቀም የጀመርኩት ገና ዘጠነኛ ክፍል ላይ ሆኜ ነው። ዘጠነኛ ክፍል ላይ አይሲቲ የሚባል ትምህርት እማራለሁ በዛ በአይሲቲ በሚባል ትምህርት አይሲቲ መምህራችን አንዳንድ ነገሮችን ኪቦርድ እንዴት እንደምንይዝ ማውዝ እንዴት መያዝ እንዳለብን ማይክሮሶፍት ወርድ እንዴት መማር እንዳለብን ማይክሮሶፍት አክሰስ እንዴት መማር እንዳለብን ያሳየን ነበር። እና ደግሞ ስለ ኮምፒውተር ሾርቱካቶችም ያሳየን ነበር። ኮምፒውተሩ ምንድነው? ስራውስ ምንድነው? በኮምፒውተሩ ውስጥ ያሉ ነገራቶችስ ምንድን ናቸው? ጽሁፍ ለመጻፍ ለመለማመድስ ምን ማድረግ አለብን? ለመፍጠነስ ምን ማድረግ አለብን? ኮምፒውተሩን ቶሎ ለመልመድ ምን ማድረግ አለብን? እነዚህን ሁሉ ሁሉ መሰረታዊ የሆኑ የኮምፒውተር እውቀትን የያዝኩት ገና ሃይስኩል እያየለሁ ወይም ደግሞ ዘጠነኛ ክፍል አስረኛ ክፍል አካባቢ ነው። በዛ ሰዓት ያለው መምህር ተወዳጅና በርግጥ ያለው ኮምፒውተሮች ትንሽ ኮምፒውተሮች ነበሩ። ግን ቢሆንም አስር አስር ተማሪ እያደረገ ጠዋት ጠዋት ላይ አስራችን ካየን ቆይተን ደግሞ አስራችን እንደዚህ እያደረንክ እስከ ማታ እስከ አትሮ ሰዓት ድረስ። የራሱን ሰዓት ራሱ ተሻምቶ እስከ ማታ ሁለት ሰዓት ድረስ ያሳየን ነበር። ስለዚህ እኔ መሰረታዊ የሆነ የኮምፒውተር እውቀት ተምሬ የወጣሁት እዛ ሃይስኩል ላይ ነው። ከዛ ወደ ዩኒቨርሲቲ ሄድኩ። ዩኒቨርሲቲ ላይ ደግሞ እንደ አጋጣሚ ሆኖ የገባሁበት ዲፓርትመንት ኮምፒውተር ሳይንስ ነበር። ኮምፒውተር ሳይንስ ስገባ እኔ ብዙ አልተቸገርኩም ምክንያቱም። መሰረታዊ የሚባለው የኮምፒውተር እውቀቶች ስላሉኝ ከዛ በኋላ ተጨማሪ ነገሮችን ብቻ ዩቲዩብ እያየሁ መማር ነበር ያለኝ። አማራጭ ዩቲዩብ እያየሁ ብዙ ነገሮችን አያለሁ ዩኒቨርሲቲ ያሉ መምህራኖች ያን ያክል ደከም ያሉና ብዙም ለማስተማር ፍላጎት የሌላቸው ስለሆኑ። እኔ በዛ መሰረት አድርጌ በዩቲዩብ እና ሃይስኩል ላይ በደንብ ስለተማርኩኝ። እዛ ፕሮግራሚንጎችን ብቻ በደንብ ነው የተማርኩት ፕሮግራሚንጎችን የኮምፒውተር ፕሮግራሞችን። በጣም ነበር የምችለው እና በጣም ነበር የተማርኳቸው እናም እኛ የኮምፒውተር ፕሮግራም መምህራኖቻችን ሲጀመር በቃ ፈጣንና ጎበዝ ናቸው። ጃባ መምህራችን አለ ሲሻርፕ መምህራችን አለ። ኤች ቲ ኤም ኤል መምህራችን አለ ቻባስክሪፕት መምህራችን አለ። ካስኬዲንግ ስታይል ሽት መምህራችን አለ። በጣም ብዙ ፕሮግራሚንጎችን ተምረናል ምክንያቱም ኮምፒውተር ሳይንስም ከመሆናችን የተነሳ ኮምፒውተር ኔትወርኮችን ስለ ኔትወርኪንግም ሳይቀር ዩኒቨርሲቲ ላይ አስተምረውናል። ግን እነዛ መምህሮቹ የሚያስተምሩን የኮምፒውተር እውቀት ያን ያክል አጥጋቢና አልነበረም ወይ ደግሞ በቂም አልነበረም። እኔ ግን በትርፍ ጊዜ የተለያዩ ሜተዶችን በመጠቀም ለምሳሌ ዩቲዩብን ዩቲዩብን እኔ በደንብ ነው የማየው። ዩቲዩብን በጣም እከታተላለው። ዩቲዩብን በእንግሊዘኛ ቋንቋም ሆነ በአማርኛ ቋንቋ አድርጌ ዩቲዩብ ላይ የተለያዩ ትምህርቶችን እማራለሁ። በአሁኑ ሰዓትም ላይ ኮምፒውተርን በደንብ ጠንቅቄ ስለማውቅ ኮምፒውተር ላይ በቀላሉ ኢንተርኔት ካለ። ገብቼ ሰርች በማድረግ የተለያዩ ትምህርቶችን አሁንም እማራለሁ። በአሁኑ ሰዓት ብዙ አርቲፊሻል ኢንተለጀንሶች እየመጡ ነው። በነዛ አርቴፊሻል ኢንተለጀንሶች ደግሞ እያንዳንዱ ነገር እየተማርኩ አሁን በተለይ ደግሞ ትምህርቱን ቀላል አድርጎልኛል። እና እኔ ኮምፒውተር መጠቀም ያን ያህል አልችገርም። አሁንም ዲስክቶፑ አለኝ እነዛን ዲስክቶፕ ላይ እያንዳንዱ ሾርት ከት ስለማውቀው በሾርት ከት እያንዳንዱን ነገር መክፈት እችላለሁ። ኮንትሮል ፕላስ ኤ ሰሌክት ኦል ኮንትሮል ፕላስ ሲ ኮፒ። እነዚህ እነዚህን ሾርት ከቶች በደንብ ነው የምችላቸው። ኮንትሮል ፕላስ ኤክስ ከት እያደረኩ እነዚህን ሾርት ከቶች በደንብ ስለምትችላቸው ኮምፒውተር መጠቀም ያን ያክል አልቸገርም። እና ደግሞ በአሁኑ ሰው አስጀመር ዩቲዩብ ቻናልም እየሰጠው ስለሆነ ቪዲዮውን ኤዲት የማደርገው ኮምፒውተር ላይ ነው። ኮምፒውተር በመጠቀሜ በጣም የሚጠቀመኝም እዚህ ላይ ነው። ካፕከት ቪዲዮ ኤዲቲንግን በመጠቀም የተለያዩ ቪዲዮዎችን አፕሎድ አደርጋለሁ ወይም ደግሞ ኤዲት አደረገው መጀመሪያ ኤዲት ካደረገው በኋላ ዩቲዩብ ላይ ቀጥታ ሄጄ አፖሎድ አደርጋለሁ። በዩቲዩብ የተለያየ የተወሰነ የተወሰነ ገንዘብ ቢሆንም በዩቲዩብ የተወሰነ ብር እየሰራሁበት ነው። ሌላ ደግሞ እኔ በኮምፒውተር ብዙ ስራዎችን እሰራለሁኝ የጽሁፍ የጽህፈት ስራዎችን እሰራለሁ። የግራፊክ ዲዛይን ትምህርቶችን ወይም ደግሞ ስራዎችን እሰራለሁ። በትርፍ ጊዜም ደግሞ የተወሰኑ ተማሪዎችን ይዤ አስተምራለሁ። ስለዚህ እኔ ኮምፒውተርን መጠቀም ያን ያክል አያስቸግረኝም። ወንድሜ አለ ደግሞ ወንድሜ ደግሞ ኮምፒውተር ሲጀመር በጣም ነው የሚጠላው። እና ኮምፒውተር ብዙ አይችልም። ነገር ግን አሁን እኔ ቀስ እያለኩኝ ይሄ ቢሆን ይሄ ነው እያልኩ እያሳየሁት በኮምፒውተር እሱም አሁን ወደ ፍሪላንሰር ሆኖ ወይም ደግሞ ከውጭ ድርጅቶች ካሁኑ የተለያየ ስራዎችን አሁን በስራዎች ትምህርቶችን ግን መጀመሪያ ላይ ተብሎ ነበር እሱ ፉል ስታክ ዴቨሎፐር ነው። ወይም ደግሞ ሙሉ ዌብሳይት ስራ ላይ ተሰማርቶ አሁን እየሰራ ይገኛል። ሙሉ ዌብሳይት ላይ መስራት የጀመረው ከተወሰነ መጥበያት ነበር እኔ ግን ያው ቪዲዮ ኤዲቲንግ በጣም ስለምወድ ቪዲዮ ኤዲቲንግ ላይ እየሰራሁ እገኛለሁ። ለቀጣይ ደግሞ ፉል ስታክ ዴቨሎፐር ወይም ደግሞ አጠቃላይ ዌብሳይት ስራ ላይ ተሰማርቼ መስራት እፈልጋለሁኝ። እዛ ላይ ደግሞ የተወሰኑ ብሮች ስለሚገኙ ቀጣዩ ወይ ዴቨሎፐር እሆናለሁኝ

የድምጽ መልእክት እልካለሁ የድምጽ መልእክት የጀመርኩት ግን ታች ስክሪኖችን ወይም ደግሞ እነዚህን ትልልቅ ስልኮችን መያዝ ከጀመርኩበት ጀምሬ ነው ትልልቅ ስልኮችን መያዝ የጀመርኩት ሃይስኩል እያለሁ ነበር። ሃይስኩል እያለው ለእያንዳንዱ የወንድ ጓደኞች ጋር በቴሌግራም ወይም ደግሞ በኢሞ ወይም በዋትሳፕ የድምጽ መልእክት እናወራ ነበር። ከዛ በኋላ ግን ከፍ እያልኩኝ እድሜም እየጨመረ ሲሄድ። የተለያየ ችክ ነበረኝ ወይም ደግሞ የሴት ጓደኛ ነበረኝ ሴት ጓደኛዬ ጋር ሁል ጊዜ ሪከርድ ነበር የምናደርገው ወይም ደግሞ በድምጽ ነበር የድምጽ መልእክት እልክላታለሁ የድምጽ መልእክት ትመልስልኛለች። አሁንም ወደ አረብ ሀገር ስለወጣች ግዴታ የምናወራው በድምጽ መልእክት ነው። ብዙ ጊዜ የድምጽ መልእክትን እመርጣለሁ ምክንያቱም የድምጽ መላእክት የተለያዩ ስራዎችን እየሰራሁ የድምጽ መላእክት መላክ እችላለሁ ለምሳሌ እየጻፍኩ ወይም ደግሞ ሌላ ቪዲዮ ኤዲት እያደረኩ በጎን ድምጽን ሪከርድ በማድረግ ወይም ደግሞ የድምጽ መልእክት ለማንኛውም ሰው እልካለሁ ከመጽሐፍ ይልቅ የሚያፈጥነኝ እኔ የድምጽ መልእክት ስለሆነ። ለተለያዩ ጓደኞችም ሆነ ለስራ ባልደረቦችም ሆነ የምልከው የድምጽ መልእክት ነው ሜሴጅ መጽሐፍ ብዙ አልወድም። በጣም ሰነፍ ከመሆኔ የተነሳ ሜሴጅ መጽሐፍ ወይም ደግሞ እንትን ላይ መልእክቶችን በእጄ ጽፌ መላክ ደስ አይለኝምም አልወድምም ነገር ግን የድምጽ መልእክቶች በቀላሉ ቴሌግራም የምትጠቀም ከሆነ ቴሌግራም ላይ ላለ ሰው ሪከርድ ድምጽ የምትችል ማድረግ በእጄ እየሰራሁኝ ድምፄን ሪከርድ አድርጌ ወይም ደግሞ የድምጽ መላእክት በቀላሉ እልካለሁ። ብዙ ጊዜ ዋትሳፖችንም እጠቀማለሁ ዋትሳፕ ደግሞ የተለያዩ ስራ ለምሰራላቸው ካምፓኒዎች የዋትሳፕ መልእክት አስቀምጣለሁ ስለዚህ ያንን የሚሄድ መልእክት በቀላሉ ልኬ። ከሰዎች ጋር በቀላሉ እግባባለሁ የተለያዩ ሴት ጓደኞችም አሉኝ እነሱም ጋር ለመጀናጀንም እጠቀምበታለሁ ብዙ ጊዜ ከሴቶች ጋር ለማውራት የድምጽ መልእክት አወራለሁ። ድምጽህ ብዙ ሴቶች ድምጽህ ያምራል ስለሚሉ የድምጽ መልእክትን እመርጣለሁ የድምጽ መልእክት በጣም አሪፍ ነው። ቀላልም ነው ሌላ ማንኛውንም ስራ እየሰራህ የድምጽ መልእክት መላላክ ይቻላል በጣም ቀላል ነው። በድምጽህ እያወራህ ብቻ የተለያዩ ሜሴጆችን መጽሐፉን ትችላለህ ወይም ደግሞ ግን ደግሞ ከመጽሐፉ የድምጽ መልእክቱ መላኩ ቀላል ነው። የደምፅ መልእክትን የምወድበት ሌላው ዘዴ ደግሞ ዋትሳፕ ላይ ከመደወል ይልቅ የድምጽን መልእክት ስልክ ኔትወርክ ደካማ ሊሆን እንኳን ወዲህ ይገባል ያ የድምጽ መልእክት በቀላሉ ይገባል። ኢሞም ላይ እንደዛው ኢሞ ብዙ ጊዜ እጠቀማለሁ። ኢሞ ከሴት ጓደኛውን ጋር ለመውራት ከወንድ ጓደኞች ጋር ለመውራት ከስራ ባልደረቦች ጋር ለመኖራት እወዳለሁ። ነገር ግን ብዙ ጊዜ ሜሴጅ ለመጻፍ ጊዜ ስለማይኖረኝ ሪከርድ አድርጌ ነው የምልከው ወይም ደግሞ የተለያየ የድምጽ መላእክቶችን ለጓደኞቼም ሆነ ለሴት ጓደኛም ሆነ ለወንድ ጓደኛዬ እልካለሁ እና እንደዛ አድርጌ ነው የምጠቀመው። የድምጽ መልእክት ግን ያስለመደኝ አንድ ጓደኛ ነበረኝ አስረኛ ክፍል አስራ አንደኛ ክፍል ሆነን እሱ ነው የድምጽ መልእክት ድምጽ መልእክት የሚላከው እንደዚህ ነው። መጀመሪያ ኢሞ አፕሊኬሽኑን ዳውንሎድ አድርግ አለኝ ኢሞ አፕሊኬሽኑን ከፕለይስቶር ላይ አወረኩ ኢሞ አፕሊኬሽኑን ካወረድኩ በኋላ ሪከርድ ማድረግ አሁን አሳየኝ ሪከርድ የሚደረገው ወይም ደግሞ የድምጽ መልእክት የሚላከው እንደዚህ ነው ብሎ አለኝ። ከዛ በኋላ እኔም እኔም የ ድምጽ መልእክትን በጣም ወደኩት ሜሴጅ እያንዳንዱ ነገር ከመጻፍ ይልቅ የድምጽ መልእክቶችን መላክ በጣም ቀላል ሆኖ ለኔ ታየኝ ከዛ በኋላ ከዛን ቀን ጀምሮ የምላላከው እንደዛ ነው። አሁንም ቅርብ ጊዜ ድረስ የጓደኛዬ ጋር የድምጽ መልእክት ከመውደዳችን የተነሳ አጠገባችን እንኳን ሆነን ሪከርድ እንደራረጋለን ወይም ደግሞ የድምጽ መልእክት እንላላከለን ከዛ ከዛ ጊዜ ወዲት ጀምረን የድምጽ መልእክትን በደንብ እንወደዋለን። የሴት ጓደኛ ማለቴ እሷም ሲጀመር የምትወደው የድምጽ መልእክት ነው። ሜሴጅ መጻጻፍ ምናምን አትወድም ወይ የድምጽ መልእክትን ትልካለች ወይ ደግሞ ቪዲዮ ትደውልልኛለች ደወል ላይ ብዙ ደግሞ ካልተመቻት ቀላሉ በቀላሉ የድምጽ መልእክትን ትልክልኝና የድምጽ መልእክቶ እናወራለን። ማለት ነው በደንብ መልእክት ድምፃችንን እንቃርፀን በማንኛውም ሰዓት እናስቀምጣለን እሷጽስትገባ ወይ ደግሞ እኔ ኦንላይን ላይ ከለለሁኝ ይገባኛል መልእክቱ ማለት ነው። ብዙ ጊዜ እንደዛ አድርጌ ነው የማወራው። ብዙ ጊዜ ግን ደግሞ የድምጽ መልእክት አንዳንድ ሰዎች አይወዱም ለነዛ ሰዎች ደግሞ ግዴታ ደውዬ ነው የማሳውቀው አሁን አንድ ጓደኛ አለኝ የዩኒቨርሲቲ ጓደኛ ነው እሱ የድምጽ ማለት የድምጽ መርም ካስቀመጠው ስለማትወደኝ ነው ምናምን የሚል ዝባዝንኬ ስለሚያደርግብኝ ግዴታ ያለኝ አማራጭ። ስልክ እደውልሃለሁ ወይ ደግሞ ቀጥታ በኢሞም ሆነ በቴሌግራም አይነት አፕሊኬሽኖች ደውለህ አሁን ደውዬ እናወራለን አንተ የድምጽ መልእክት ያልመለስክልኝ ምናምን ስለው እኔ የድምጽ መልእክት አልፈለግም ከፍለግ ደውልልኝ አልፈለግ ጓደኝነታችንን ሰርዘው ብሎ ስለሚለኝ ግዴታ የድምጽ መልእክት ነው የምትጠቀመው። እና የድምጽ መልእክትን ከጊዝ ከአራት አመት አምስት አመት በኋላ ጀምሬ የድምጽ መልእክት ነው ምላላከውም የድምጽ መልእክት ነው

ገንፎ እበላለሁ ግን ገንፎ የምበላው አሁን ቅርብ ጊዜ ጀምሬ ነው እንጂ እኔ ገንፎ አልወድም ነበር። ከቅርብ ጊዜ ወዲህ ግን አንድ በጣም ገንፎ የምትወድ እህት አለችኝና እሷን አስለመደችኝ እህቴ ገንፎ በጣም ነው የምትወደው። ጠዋት ቁርስ ላይ ስጋ ወይም ደግሞ ቋንጣ ፍርፍር ነገር ብዬ ከምትባል ገንፎ ብትባይ ብዬ ብትባል በጣም ትመርጣለች። ሲስተር ጋር ወይም ደግሞ አጥሚት ነገር በጣም ተወዳለች። ገንፎ ግን የለመደችው የሆነ ባሏ ጋር ሄዳ ነው። እዛ ባሏ ጋር ባሏ ገንፎ ስለሚወድ ግዴታ የተወሰነ የተወሰነ ስትበላ ስትበላ ገንፎ ለመደች ከዛ በኋላ የእሷ በጣም ተወዳጅ ምግብ ገንፎ ሆነ። አሁን አሁን እንኳን የኔም የተወዳጅ ምግብ ገንፎ ለመሆን እያሰበ ይመስላል። ምክንያቱም ጠዋት ጠዋት ጊዜ ስበላ በጣም እነሱ ይለኛል ማታ ማታ ላይ ያን ያክል አይመቸኝም። ጧት ጧት ከሆነ ግን ገንፎ መብላት በጣም ደስ ይለኛል ጠዋት ላይ ገንፎ እበላለሁ። ቀን ላይ ደና ምሳ ከዛ አራት ደግሞ ሌላ ነገር ማለት ነው። ገንፎ ከብዙ ነገር የሚሰራ ገንፎ አለእኔ ብዙ ጊዜ የምወደው በተለባ ሆኖ ከነጭ ዱቄት ከሆነ ነው። ካልሆነ ግን ይሄ ከአጃ ከስንዴ ከገብስ ምናምን የሚሰራው ገንፎ እኔ አይመቸኝም። ብዙ ሰዎች ግን ከነጭ ዱቄት ሳይሆን ከአጃና ከገብስ ወይ ደግሞ ከተለያዩ ጥራጥሬዎች ተዘጋጀ ራሱን የቻለ የገንፎ እህል ስላለ ከዛ የተዘጋጀው ይመቸናል ይላሉ። እኔ ግን ያ አይደለም የሚመቸኝ እኔ የሚመቸኝ ከነጭ ዱቄት የተሰራና ያንኑም ደግሞ እንትኑ ቅቤው በስርዓት የተነጠረ በንጥር ቅቤ ነው የሚመቸኝ። እኔ ገንፎ በንጥር ቅቤ ወይ ደግሞ በዘይት አለቀ ብዙ ሰዎች ወይ ደግሞ አሁን እኛ ቤት ውስጥ በበርበሬ የሚወድ አለ በስኳር የሚጠቀም አለ። በተለባ የሚጠቀም አለ አንደኛችን አንደኛ ወንድማችን በተለባ በጣም የሚወደው ገንፎ በተለባ ከሰጠኸው በቃ ሌላ ምግብ አይፈልግም። አንደኛው ወንድማችን ደግሞ ገንፎ ጭራሽ ነው የማይወድም ወንድም አለን። ገንፎ ከምትለው በቃ ዝም ብለህ ጾምህን ዋል ብትለው ይመርጣል። ሌሎቹ ደግሞ ሁለቱ ገንፎ አንዳንድ ጊዜ ብቻ ደግሞ ገንፎ በሳምንት አንድ ቀን ነው እንጂ ይላሉ። እኔና ሲስተር ግን ያው በቀን በቀን ብንበላ ደስ ይለናል። ነገር ግን የገንፎ ዱቄት በአሁኑ ሰዓት ውድ ስለሆነ ያን ያክል አሁን ትተናል እየተውንም ነው። ምክንያቱም ዱቄት እስከ መቶ ሃምሳ ብር ድረስ ኪሎ ገባን። ካልሆነ ግን ገንፎ በጣም ነበር የምንወደው ሁለታችንም። እና እኔ ደግሞ አንድ በጣም ብዙ ሰው የሚወደው እኔ ግን የማልወደው ምግብ አለ እሱም ገንፉ በማር ገንፉ በማር እኔ ልቤን ያቀርጠኛል ወይ ደግሞ ልቤን ያመኛል። ብዙ ሰው ግን ገንፎ በማር እንዴ ገንፎ በማር ጠልተህ በምን ትወድ ነው የሚለኝ? አንድ ጓደኛዬ አሁን አለ። ገንፎ ገንፉ በማር ከሆነ ቂጣ ፍርፍር በማር ከሆነ በጣም ይወዳል። እኔ ከሆንኩ ግን ገንፎ በማር አይመቸኝም። ገንፎ ወይ በተለይ ገንፎ በተልባ ያን ያክል እንደው እኔ የሚመቸኝ ገንፎ በዘይት ወይ ደግሞ ገንፎ በ እንትን በቅቤ ቅቤውም በስርዓት ተነጥሮ ተነጥሮም ታላቅ ወንድማችን ግን ቅቤው ባይነጠር ራሱ ባዶ ቅቤውን በገንፎ መብላት ይመቸዋል። እሱ ሲጀመር በስምንት ቀን እናቴ ቤት ሲመጣ የራሱ ትዳር ስላለው እናቴ ቤት ሲመጣ ገንፎ ያስገነፍል። እሱ ግን በጥሬው በጥሬው እንትን ነው የሚመቸው ወይ ደግሞ በጥሬ ቅቤ ነው የሚመቸው። በንጥር ቅቤ ደግሞ እሱን አንጥሮ ምናምን ደግሞ እሱ ማን ያዘጋጀሃል ምናምን ይላል። ዝም ብለሽ ለምንድነው በጥሬው ማስጫቸው ምናምን ይላል። ያው እኔ ግን ስለማይመቸኝ ጥሬ ቅቤ እንጨምር ቢሉ ራሱ ቤተሰብ እኔ የምጠቀመው በዘይት ነው። ዘይት አደርግና ያንን የተወሰነ ስኳር አደርጋለሁ በርበሬው ግን በዛ ማለት አለበት በርበሬውን ቆረጥ አደርጋለሁ። ከዛ በኋላ ያንን ገንፎ እበላለሁኝ። ግን ደግሞም አሁን ገንፎ ቤት ላይ የምንጣላበት ማታ ማታ ነው የሚመቻቸው እነሱ ብዙዎቹ ማታ ማታ ይመቻቸዋል። እኔ ግን ጠዋት ነው የሚመቸኝ ጠዋት ላይ ቁርስ ላይ ገንፎ ተነስቼ መብላት ደስ ይለኛል። ካልሆነ ማታ በልቼ ሌሊት ላይ የሚርበኝ ሁሉንም የሚመስለኝ በርግጥ ሞክሬውም ነበር ማታ ላይ ከበላሁት ይርበኛል። ጠዋት ላይ ከበላሁት ግን ሰላም ነው የምውለው ቁርስ ዘጭ አድርጌ የበላሁ ማለት ገንፎ። ቀን ማለት አልቸገርም በቃ ቀን ምሳ ራሱ ስምንት ሰዓት ዘጠኝ ሰዓት ብበላ ያን ያክል አልቸገርም። ነገር ግን ማታ በላሁ ማለት ሌሊት ስድስት ሰዓት ወይም ሰባት ሰዓት ላይ ይርበኛል። ሌሊት ስድስት ሰዓት ሰባት ሰዓት ተነስቼ እንጀራ ወይም ደግሞ ዳቦ ነገር እንደገና መብላት አለብኝ ማለት ነው። ስለዚህ ከዚህ ሁሉ እኔ ማታ ገንፎ መብላትን አልመርጥም እኔ ብዙ ጊዜ ማታ የሚመቸኝ ድንች ወጥ በእንጀራ ነው። እንጀራ በድንች ውጤት የምመቸኝ እንጂ ገንፎ አይመቸኝም። ማታ ማታ ቀን ቀንም ደግሞ ብዙ ጊዜ ስጋ ነክ ነገሮች ናቸው። ቀን ቀን የሚመቸኝ እንጂ ቀን ራሱ ገንፎ እኔ አልመርጥም። ጠዋት ከሆነ ግን ገንፎ ይገነፋል እኛ ቤት ያው ብዙም ስለሆን ሶስት አራት ዲስት ገንፎ ይገነፋል። ያንን አንደኛውን ዲስት ወይም አንደኛው ለአራት ለሶስት ሰው እናደርግና እንዲህ ተከፋፍለን ተከፋፍለን እንባላለን እና እኔ በዘይት ነው ባይ አሁን ለኔ መሆን ያለበት በዘይት ወይም ደግሞ። በኑግ ወይ ደግሞ በቃ እንደዚህ ነው የምጠቀመው ወይ ደግሞ በደንብ በተነጠረ ቅቤ ነው